ምን አይነት ጥቅማ ጥቅሞች አሉ እንግዲህ ከአሰሪ የመስሪያ ቤት ድርጅታችን ጋር የስራ ውል ስንፈጽም እንደ ጥቅማ ጥቅም ተደርጎ የተቆጠረው ወይንም የተወሰደ አለ ለምሳሌ የቤት ክራይ፤ የትራንስፖርት ተብሎ፤ ከ ዋናው ከደሞዛችን በተጨማሪ ታክስ ውስጥ ወይም ግብር ውስጥ የማይገባ እንደነዚህ አይነት ጥቅማ ጥቅሞች አሉ። አሁን አብዛኛው መስሪያ ቤት በዚህ መንገድ ነው ደሞዝ የሚያስተካክለው። መንግስት ግብር ውስጥ ላስገባው ከሚችለው ውጪ ለቤት ክራይ ተብሎ፤ ለትራንስፖርት አሏንስ ተብሎ፤ የተቀመጠ በፐርሰንት የሚቀመጥ ነገር አለ። እነሱን መስሪያ ቤታችን በልዩ ሁኔታ እንደ ጥቅም አድርጎ ይከፍለናል ማለት እንችላለን። ከዛ ውጪ ግን በስራ ሂደት ላይ እያለን የምናገኛቸው የተለያዩ ስራ እድሎች አሉ። ለምሳሌ የቅዳሜ ቲቶሪያል ያው ቅዳሜ ቅዳሜ የምናስጠናው የትርፍ ሰዓት ስራ ስለሆነ ሆነ ወላጆችን ለሚያገኙት አገልግሎት ይከፍላሉ። አሰረ የመስሪያ ቤት ድርጅቱም ለሚሰጠው ሀገር አገልግሎት ይቀበላል። ለሚያስተምሩት መምህራን ደግሞ መጠነኛ የሆነ ክፍያ ይፈጽማል ማለት ነው። ለምሳሌ በሰአት ሁለት መቶ ብር ይከፍላል። አንድ ሰራተኛ ሰባት ክፍለ ጊዜ ቢሰራ ሁለት አንድ ሺህ አራት መቶ ብር ያገኛል ነገር ግን ሰባቱንም ክፍል ለጊዜ በቅዳሜ እለት የሚሰራበት እድል ጠባብ ነው። ስለዚህ ምናልባት በአማካሪያት ክፍለ ጊዜ ሊሰራ ይችላል አራት ክፍለ ጊዜ ደግሞ ስምንት መቶ ብር ማለት ነው ይሄንን የማግኘት እድል አለው። ሁሉም መምህራን ባይሆንም የተወሰኑ በተለይ ስምንተኛ ክፍል እና ስድስተኛ ክፍል የሚገቡ መምህራን ነው የተሻለ ይሄንኛውን ጥቅም የማግኘት እድል አላቸው። በልዩ ሁኔታ ስድስተኛ ስምንተኛ ክፍል ስለሚሰሩ ማለት ነው። ከዛ በተጨማሪ የዜሮ ክላስ የሚባል አለ፤ ሀሙስና ማክሰኞ ትምህርት ከመጀመሩ በፊት ለአንድ ለአርባ ደቂቃ ወይም ለሰላሳ ደቂቃ ቀደም ተብሎ ተገብቶ የማስተማር ሂደቱ እንዲቀጥል የሚደረግበት አለ ጥያቄዎች የሚሰራበት፤ ክለሳ የሚደረግበት ጊዜ ማለት ነው። ይሄ ጊዜ አሁንም ለስምንተኞች እና ለስድስተኞች በልዩ ሁኔታ ይሰጣል። ይሄ ትምህርት ምክንያቱም ብሄራዊ ፈተና ተፈታኝ እንደመሆናቸው መጠን፤ ተባራዊዎችን የማብቃት ስራ መሰራት አለበት ተብሎ ሰለታመነ፤ እነዚህን ነገሮችን በስፋት የምናከናውንበት ጊዜ ነው። ስለዚህ በእንደዚህ ስራዎች አጋጣሚ የምናገኛቸው ዘላቂነት ያላቸው ባይሆኑም፤ ጊዜያዊ የሆኑ ምናልባት በወራት የተገደበ የጥቅማ ጥቅም ወይም ደግሞ ገንዘብ ልናገኝባቸው ከምንችላቸው ስራዎች ናቸው ማለት ነው። በእንደዚህ አይነት መንገድ ጥቅማ ጥቅሞችን ልናገኝ እንችላለን፤ እያገኘሁም እገኛለሁ ማለት ነው

በባዶ እግር ተራምደህ ታውቃለህ? አዎ የገጠር ልጅ እንደመሆኔ መጠን ረጅም አመት በባዶ እግር ተራምጃለሁ። እስከ ስድስተኛ ክፍል ወይም እስከ አስራ ሁለት አስራ አንድ አመት ድረስ። በባዶ እግሬ የሄድኩባቸው ጊዜያቶች አሉ። ሁሉንም አመት እንደዛ ባይሆንም። በረባሶ የሚባል ጫማ ወይም ሸበጥ የሚባል ጫማ። ኮንጎ የሚባሉ ጫማዎችን አደርጋለሁ ነገር ግን እነዛ ነገሮች የማቃጠል እድላቸው ሰፊ ስለነበረ ለእግር ምቾት አይሰጡም ስለነበር። እነሱን ትተን በባዶ እግር የምንሄድባቸው እድሎች ነበሩ። ከዛ በኋላ ግን እያደግን ስንመጣ ጓደኞቻችን ጫማ ሲያደርጉ እኛም ጫማ ወላጆቻችን እንዲገዙልን እያደረግን ጫማውን መጫማት ጀምረን። አሁን ላይ ምናልባት እቤት ውስጥ ካልሆነ በቀር በባዶ እግር የምንቀሳቀስበት እድል በጣም ጠባብ ሆኗል። ምክንያቱም አንደኛ ከተማ ያ ቦታው ለብዙ ነገር የተጋለጠ ስለሆነ ምስማር ስለሚኖረው ምላጭ እንደዚህ የተሰባበሩ ብርጭቆዎች የመሳሰሉት ነገሮች ሳናያቸው ሊጎዱን ስለሚችሉ እነዛ በእነዛ ነገሮች እንዳንጎዳ በማለት። በባዶ ግር የምንንቀሳቀስበት እድል ጠባብ ነው። እውነት ለመናገር ነገር ግን በባዶ እግር ተራምደህ ታውቃለህ? ወይ የሚለው አዎ በጣም ረጅም ጊዜ በባዶ እግሬ ተጉዣለሁ። በባዶ እግሬ ተንቀሳቀሻለሁ። እርሻ አርሻለው እርሻ ደግሞ ጫማ ተደርጎ አይታረስም። ምክንያቱም አፈሩ በጫማችን ውስጥ ስለሚገባ እግራችን ይቆረቁርናል ያ ደግሞ ምቾት አይሰጠንም። ስለዚህ ብዙ ጊዜ የምናደርግ የነበረው ጫማችንን ውጭ አስቀምጠን ወይም ጥላ ስር እናስቀምጥና እርሻን በባዶ እግራችን ነበረ ምናርሰው የነበረው። ስለዚህ አሁንም ገጠር ላይ ያሉ እህቶቻችን ወንድሞቻችን ይሄን ያደርጋሉ። ምክንያቱም ስለማይመች ባዶ እግራቸውን ነው ይሄን ነገር የሚያደርጉት። ከተማ ላይ ግን ይሄ ነገር ለማድረግ በጣም አስቸጋሪ ነው የሚሆነው። ለጉዳት እንጋረጣለን ብስማሩም ምላጩም ብርጭቆ እግራችንን የመግባት የመቁረጥ አጋጣሚዎች ይኖራሉ ለቲታነስ እንጋለጣለን። ይሄ ደግሞ እግር እስከመቆረጥ ደረጃ ሊያደርስ ስለሚችል ያንን ለመከላከል የግድ ጫማ መጫማት ግድ ይላል ማለት ነው። በአጠቃላይ ተራምደህ ታውቃለህ ወይ? አወ ተራምጄ አውቃለሁ። ነገር ግን ከአመታት ወዲህ በእግሬ ምራመደው ቤት ውስጥ ብቻ ይሆናል ማለት ነው

በእግር ምን ያህል ርቀት መሄድ ትችላለህ? በእግር ገጠር እንደማደጌ ረጅም ርቀትን በባዶ እግር የመሄድ ልምዱ ነበረኝ። ክፍለ ሀገር ወይም ደግሞ ገጠር በነበርኩበት ሰዓት ላይ የስምንት ሰዓት ወይም የሰባት ሰዓት ተኩል ርቀትን በአንድ ቀን እጓዝ ነበር። ምክንያቱም ያለንበት ገጠራማ አከባቢ ከከተማ የሶስት ሰዓት ተኩል ወይም የአራት ሰዓት ርቀት ነበረውና ገበያ በምንሄድበት ሰዓት ላይ ወይም ደግሞ እቃ ለመግዛት በምንፈልግበት ሰዓት ላይ እህል ልንሸጥ በምንፈልግበት ሰዓት ላይ ያንን ኪሎሜትር ያንን ረጅም ርቀት በእግር ማቋረጥ ነበረብን። ስለዚህ ያንን ርቀት ለመጓዝ የግድ በባዶ እግር ማዝገም ነበረብኝ። እና በጣም ረጅም ርቀቶችን የመጓዝ ልምዱ ነበረን ነገር ግን ከተማ ውስጥ ከገባን በኋላ። የኪሎ መጨመር የሰውነት ክብደት መጨመር እና አካላዊ እንቅስቃሴዎችን በተወሰነ መንገድ መቀነስ እነዚህ የመሳሰሉት ፋክተሮች ወይም ተጽዕኖዎች። በእግሬ መጓዝ ችሎታዬን በተወሰነ መልኩ እንዲቀንስ አድርጓል ብዬ አስባለሁ። ምናልባት አሁን ላይ ለአንድ ሰዓት ያክል በእግር ልጓዝ እችላለሁ። ለምሳሌ ከምኖርበት ቤት ወደ ስራ ቦታ በሚሄድበት ሰዓት ላይ አንዳንድ ጊዜ ከታክሲ ካልተገኘ ሶስት ኪሎ ሜትር የሚሆን በእግሬ እሄዳለሁ። ከዛ ታክሲ ይዛለሁኝ ከዛ ስመለስም እንደዚሁ ያቺን ሶስት ኪሎ ሜትር የምትሆነው ረቃት በእግር እመለሳለሁ። አንድ አምስት አስር ደቂቃ ደግሞ እንደዚሁ ከአንድ ታክሲ ተሻግሬ ወደ ሌላ ታክሲ ለመሸጋገር የማደርገው የሽግግር ርቀት አለ። እነዚህ እነዚህ ተዳምረው ምናልባት ለአንድ ሰዓት አክል ልጓዝ እችላለሁ ብዬ አስባለሁኝ። ድሮ ሰባት ሰዓት ስምንት ሰዓት ያክል ደርሶ መልስ እንሄድ ነበር ያን ሁሉ ርቀት ያን ሁሉ ኪሎ ሜትር ስንሄድ አራት ሰዓት ስንመለስ አራት ሰዓት የሚሆነውን ርቀት በባዶ እግር እጓዝ ነበር። እና ረጅም ርቀት ነው እውነት ለመናገር ግን ያለመድከም ያለመታከት ያን ሁሉ ኪሎሜትር በእግራችን እንሄድ ነበረ። አሁን ግን ያንን ነገር ለማድረግ እቸገራለሁ ብዬ አስባለሁ። ምክንያቱም በጣም ሩቅ ነው። ኪሎ ጨምሬያለሁ ክብደት ጨምሬያለሁኝ። እንቅስቃሴ በተወሰነ መልኩ ቀንሻለሁ እነዚህ እነዚህ ተጽዕኖዎች ያንን ችሎታ ሀይል እንድቀንስ አድርጎኛል ብዬ አስባለሁ። በርግጥ አካላዊ እንቅስቃሴዎችን ማድረግ አለመቻል የትንፋሽ ማጠር ወይ ደግሞ ትንፋሽ ቶሎ ቶሎ መተንፈስ የመሳሰሉ ነገሮችን ተጽዕኖ እንዲያሳድሩብኝ አድርጎኛል። እውነት ለመናገር በእግር መጓዝ አንዱ ጤናማነት ነው። ከብዙ ኤክሰርሳይሶች የበለጠ በእግር ረጅም ርቀትን መጓዝ የተሻለ ለጤና ጥቅም አለው ብዬ አምናለሁ። ምክንያቱም ረጅም ርቀት ብዙ ሀይል ብዙ ኢነርጂ ጉልበት እንድናወጣ ያደርጋል። ያ ደግሞ በሰውነታችን ውስጥ የተከማቸውን የስብ መጠን ለማቅለጥ። አተነፋፈስ ስርዐታችን እንዲጨምር ለማድረግ የልብ ምታችንን እንዲስተካከል የሳንባ አተነፋፈስ እንዲ እንዲህ በትክክለኛው ወጠን ሳምባ በቂ የሆነ ኦክሲጅን መቀበል እና ካርብንዳይ ኦክሳይድ መልቀቅ እንዲችል የማድረግ አቅም ስላለው። በባዶ እግር እና በረጅም ርቀቶችን በእግራችን መጓዝ ለጤና በጣም ጠቃሚ ከሚባሉ ነገሮች ውስጥ ይመከራል ማለት ነው። እና ምናባት ይሄንን ልምዴን ማስተካከል ይጠበቅብኛል ብዬ አስባለሁኝ። አሁን ላይ አሁን ላይ ግን ምናልባት ለሰላሳ ወይም ለአንድ ሰዓት ያክል በእግር ብጓዝ እንጂ ከዛ በላይ ርቀት መጓዝ አልችልም።

ወደ ስራ ምን ልብስ ትለብሳለህ? እንግዲህ ወደ ስራ የምንሄድበት ሰዓት ላይ በተቻለ መጠን ያለንን ልብስ ንጹህ አድርጎ መያዝ እና ማጠብ ስርዓት ያለው አለባበስ መልበስ ነው የሚጠበቅብን። ስራ ቤታችን የአለባበስ ስርዓት ወይም ደግሞ ደንብ። አላወጣም ያው ከአንድ መምህር የሚጠበቀውን አለባበስ መለወስ ይጠበቅብናል። የተቀዳደረ ልብስ መለበስ አይጠበቅብንም። ከዛ ውጪ ወጣ ያሉ አልባሳትም መልበስ አይፈቀድም። እንጂ ከዛ ውጪ አንደአንድ አንድ መስሪያ ቤቶች ሙሉ ልብስ ወይ ደግሞ ሱፍ በከረባት ሸሚዝ በከረባት ምናምን የሚሉ የአለባበስ ስርዓቶችን ገደብ አልጣለም። ስለዚህ እኔ የሚመቸኝ ከሆነ ለቀቅ ያለ ተጋላጭም ያልሆነ ስርዓት ያለው አለባበስ መልበስ ከቻልኩኝ ከዛ ውጪ ሌላ የሚጠይቀው ነገር የለም። ምናልባት አሁን በትምህርት ሚኒስቴር በኩል የወጣ አንድ ሰራተኛ ወይም ደግሞ የአንድ መምህር የአለባበስ ስርዓት የሚል የተወሰኑ መስፈርቶች ወጥተው ነበረ። ፀጉር አስተካከልን ልብስ አለባበስን የመሳሰሉትን በተወሰነ መልኩ መመሪያዎች አውጥቶ ነበር ነገር ግን እሱ ተግባራዊ አልተደረገም። እንደዛም ሆኖ ግን መስሪያ ቤታችን የተለየ የአለባበስ ስርዓት ስላልዘረጋ ወይ ደግሞ ህገደንብ ስለሌለው። ጂንስ በሸሚዝ ጂንስ በሶ በቲሸርት ቲሸርት አልፎ አልፎ በሹራብ መልበስ እችላለሁኝ እንደዛም እያደረኩ ነው የምሄደው። ከዛ የተለየ አዲስ ነገር አለ ብዬ አላስብም። ምናልባት ከአቤት በዓላት ውስጥ ወይ ደግሞ ሃይመንታዊ የሆኑ በዓላቶችን ከለበስ ካከበረን በኋላ ማግስቱ የሀበሻ ልብስ ወይ ደግሞ ጥበብን የሸማ ልብሶችን ልንለብስ እንችላለን። ከዛ ውጪ ግን የተለየ አለባበስ አለብስም ብዬ አስባለሁኝ እስካሁን ያለኝ ልምንድ እንደዚህ ነው። ምናልባት እንግዲህ ወደፊት መስሪያ ቤት ምቀይር ከሆነ አስገዳጅ የሆነ የመመሪያ የሚወጣ ከሆነ የግድ የመስሪያ ቤቱን ህግና ደምብ ማክበር ስላለብኝ ከዛ አንፃር ልለብስ እችል ይሆናል እንጂ። የሱፍ የሙሉ ሱፍ ልብስ አድናቂ አይደለም። ምናልባት እሱንም መልበስ ከተገባ ሰርግ ላይ በአጃቢነት ወይም በሚዜነት የመሳተፍባቸው ሰርቦች ካሉ ከዛ ጋር ተያይዞ ለብስ እችላለሁ እንጂ። የሱፍ የሱፍ ልብስ አድናቂ አይደለሁም። እኛ ምቾት ይነፍጋል ምቾትን ያሳጣኛል ነው ነጻነቴን የሚጋፋብኝ ይመስለኛል። ስለዚህ ከዛ ከዛ አንፃር ብዙ ጊዜ ለቀቅ ያሉ ልብሶችን በተለይ ደግሞ ጂንስ ሱሬዎችን አልፎ አልፎ ካኪ ስሮችን መጠቀም እችላለሁ። አሁን ግን ከቅርብ ጊዜ ወዴህ ለቀቅ ያሉ የስፖርት ልብሶችን በተለይ ቱታዎችን አዘውትሬ መልበስ ቢችል ደስ ይለኝ ነበር። እሱም ብዙ የሚፈቀድ አይነት አይደለም ቅዳሜ ግን ምናልባት እንደዚህ የቱታ ሱሪዎችን ቆንጆ ቆንጆ ቱታ ሱሪዎች ካሉ እነሱን ለበሼ ወደ መስሪያ ቤት ሊሄድ እችላለው እሱም ቅዳሜ ቀን ብቻ ማለት ነው። ከዛ ውጪ ግን እንግዲህ በ በሹራብ በሸሚዝ በቲሸርት አልፎ አልፎ ጃኬት ከጂንስ ስሮች ጋር የለበስኩኝ ወደ መስሪያ ቤት እሄዳለሁ ማለት ነው። ስለዚህ አለባበስ ምናልባት ይሄን በዚህ ልክ ነው ልገልጸው የምችለው ምንም የተለየ አለባበስ ስለሌለ ማለት ነው

የመጨረሻ ቀን ሀሳቡ የተሟላ አልመሰለኝም። እንግዲህ የመጨረሻ ቀን ልንላቸው የምንችላቸው ብዙ ነገሮች ይሉናሉ። ይሄ የመጨረሻ ቀን ነው። ለምሳሌ ተማሪዎች አሳይንመንት ተሰጧቸው የሚያስገቡበት የጊዜ ገደብ ይቀመጥላቸዋል። ስለዚህ ይሄ የመጨረሻ ቀን ነው በዚህ እስከዚህ ሰዓት ድረስ እስከዚህ ቀን ድረስ አሳይመንታችሁን ሰርታችሁ ማስገባት ይጠበቅባችኋል ሊባል ይችላል። ማስታወቂያ የስራ ማስታወቂያ ሊወጣ ይችላል ያ የስራ ማስታወቂያ። ማስታወቂያውንም ምናስ ተወዳዳሪዎች ማስታወቂያቸው ማስታወቂያውንም አይተው የሚያስገቡበት ማመልከቻቸውንም የሚያስገቡበት ቀን ይቀመጣል እስከዚህ ቀን ድረስ ማስታወቂያችሁን ማመልከቻችሁን አስገቡ ሊባሉ ይችላሉ። በተጠቀሰው እለት ማመለካከቻቸውን ማስገባት ይጠበቅባቸዋል ያለ በዚያ አግሞ የመጨረሻው ቀን የዴድላይን እየተባለ የሚጠራው ማለት ነው። ሁሉም አመልካቾች እስከዛ እስከመጨረሻው ቀን ድረስ ማመልከት ይጠበቅባቸዋል ከዛ ከተቀመጠው የመጨረሻ ቀን በኋላ የሚመጡ አመልካቾችን አወዳዳሪው አካል አይቀበልም ማለት ነው። ሌላም እንደዚሁ ጫረታ ላይ ብንመለከት የጫረታ መወዳደሪያ ቀን ወይ ደግሞ ጨረታ የሚቀርብበት ቀን ይኖራል። እስከዛ ድረስ ተጫራቾች ለጨረታው አስፈላጊ የሚባሉ ሰነዶችን እና ማመልከቻዎችን ማስገባት ይጠበቅባቸዋል። እስከተጠቀሰው የመጨረሻው ቀን ድረስ ማመልከቻቸውን አስገብተው የመጨረሻው ቀን ላይ የማመልከቻ ማስገባት የሚቻለው የመጨረሻ ቀን ይሆናል። እንደዚሁም ማመልከቻ ካስገቡ በኋላ ጨርታው የሚከፈትበት መጨረሻው ቀን በዚህ ቀን ነው ተብሎ በአዋጅ ሊነገር ይችላል። ስለዚህ መጨረሻ ቀን የምንላቸው በጣም ብዙ ክስተቶች ይኖራሉ በአጠቃላይ የመጨረሻ ቀን ማለት አንድ ክስተት ወይንም አንድ ነገር ሊደረግበት የሚችለው የመጨረሻው እለት ማለት ነው። ነገርየው የሚጠናቀቅበት ወይም ክስተቱ የሚጠናቀቅበት የመጨረሻው እለት ወይም የመጨረሻው ቀን የመጨረሻው ቀን እየተባለ ሊገለጽ ይችላል ማለት ነው። በዚህ የመጨረሻ ቀን ብዙ ፍቺዎች ሊኖሩት ይችላሉ የመጨረሻ ቀኖች ሊኖሩ ይችላሉ። ማስጠንቀቂያዎች ማስታወቂያዎች ማመልከቻዎች የመሳሰሉት የመጨረሻ ቀን ገደብ ተሰጥቷቸው። በዛ በተቀመጠ የመጨረሻ ቀን ገደብ ቀን ገደብ መሰረት ሁነቱ ሊጠናቀቅ ይችላል ማለት ነው።